ስለ ልጅነቴ የመኖሪያ ቤት ንገረኝ ብለህ ለጠየከኝ ጥያቄ። ያው የልጅነት የመኖሪያ ቤቴ ከቤተሰቦቼ ጋር ነው የምኖረው። ያው የቤተሰቦቼ የመኖሪያ ቤት የተሰራው ደግሞ። ከአንዳንድ ከሳር የተሰሩ ጎጆዎችም አሉ። እንዲሁም ቆርቆሮ ቤቶች አሉ ግን ለፀሀይ ለዝናብ ምናምን ለመከላከል። ሞር የተሻለ የሚሆነው የዝናብ ለዝናብ እና ለፀሀይ የተሻለ የመሆኑ የቆርቆሮ ቤት ስለሆነ። እነሱ ቤቶች በጣም አሪፍ ናቸው። እነሱም የምትጠቀመው በጣም አስፈላጊ ነገር የሆኑ ስለሆኑ እነሱን መጠቀም አሪፍ ነው። ቆርቆሮ ቤቶችን ማለት ነው

ቅጽል ስም አለህ ብለህ ለጠየከኝ ጥያቄ? ቅጽል ስም እንኳን የለኝም። ያው ቅጽል ስም እንደሚታወቀው። አብዛኛው ሰው የሆነ ሰውየውን ለማሾፍም እንደውም የሰውየውን ለማግናት የሚጠቀሙት። ስም ስለሆነ ብዙ ጊዜ። እንደዛ የሚጠቀሙ ሰው እንደዚህ ተጠቅሞ የሚጠሩ ስም የቅጽል ስም የለኝም።

እድለኛ ነገር አለህ? ብሎ ለጠየቅሽኝ ጥያቄ ያው እድለኛ መሆን ጥሩ ነው። ያው በብዙ ሁኔታዎች ላይ አንዳንድ ሁኔታዎች ላይም እድለኛ እሆናለሁኝ። ለምሳሌ ከሆነ ነገር እየተጫወትን እድል በሚያስፈልግበት ሰዓት ላይ እድለኛ መሆን ጥሩ ስለሆነ እድለኛ እሆናለሁኝ።

የስራ ቦታህ እንዴት ነው? ብለህ ለጠየከኝ ጥያቄ ያው የስራ ቦታየ አርፍ ነው የስራ ቦታየ ምቹ የሆነና ለስራ ተስማሚ የሆነ ቦታ ነው። በተለይ ከስራ ባልደረቦች ጋር ያለኝ ግንኙነትም በጣም አሪፍ ነገር ነው። ያው የስራ ቦታየ በአጠቃላይ በጣም አሪፍ እና ለስራ የሚመች ቦታ ነው።

ጊዜህን በደንብ ታስተዳድራለህ ብለህ ለጠየከኝ ጥያቄ? አዎ ጊዜዬን በደንብ አስተዳድራለሁ ጊዜ በደንብ ስታስተዳድር ደግሞ ያው የኑሮ ሁኔታም ቀላል ይሆናል። እንደውም ብዙ ነገሮችን ማሳካት ስለምትችል ጊዜዬን በደንብ በእቅድ እየ በእቅድና በስነ ስርዓት ከተጠቀምክ ያው ጥሩ ቦታ ላይ ትደርሳለህ። ጥሩ ጥሩ ነገሮችን መጠቀም ትጀምራለህ። ስለዚህ ጊዜን በደንብና በአግባቡ መጠቀም በጣም አሪፍ ነገር ነው። ያው አብዛኛው ሰውም ይህንን ጊዜ በስነ ስርዓት ቢጠቀም እንደውም በእቅድ እያወጣ ቢጠቀም ብዬ እመክራለሁ። ምክንያቱም በእቅድ ካልተጠቀምክ ጊዜህን ጊዜህን የምታባክን ከሆነ ከማይሆን ነገር ነው የሚገጥመህ ያው በስራህም ውጤታም አትሆንም። ስለዚህ በጣም አስቸጋሪ ነገር ስለሆነ ጊዜን በአግባቡ ለመጠቀም ማንኛውም ሰው ጊዜውን በአግባቡ መጠቀም አለበት ብዬ አስባለሁኝ። እኔም ጊዜዬን በአግባቡ እጠቀማለሁ። ጊዜ በአግባቡ መጠቀም ያው ለጥሩ ለውጦች እና እንዲሁም ጥሩ ቦታ ለመድረስ ጥሩ ሁኔታዎችን ለመፍጠር አሪፍ ነገር ስለሆነ። ጊዜን በአግባቡ መጠቀም ጥሩ ነው።